ቤቴን እንዴት ታስውበዋለህ የተባለው ጥያቄ ቤቴን የማስውበው በተለያዮ ነገሮች ለምሳሌ ቀለማ መቀባት ምንጣፎችን በማንጠፍ እ የተለያዩ እነኝ ዲም ላይት የተባሉትን በማስራት። እ አሁን ነው ቤትህ በሶሻል የሚስተካከለው መቼ መቼ ነው? ግን አሳትነው እ አዲስ አመት ሲገባ ቤት በተሻለ ከድሮ ይታደሳል ማለት ነው። በተለያዮ ጌጣ ጌጦች ይጌጣል ነው ማለት ነው።